ይቅርታ ይላል ይቅርታ ይቅርታ መጠየቅ እንግዲህ ጥፋ ጥፋት አጥፍተን ወይም ደግሞ በድለን ያ የበደልነው ደግሞ በበደልነው ወይም በአጠፋቱ ነገር ተስቀጽተን የምንጠይቀው የይቅርታ ወይም ደግሞ በድያለሁ ማረኝ የሚል አይነት መልስ ነው ማለት ነው። እንግዲህ ይህንን ይቅርታ ስንል ምንድነው ማድረግ ያለብን ከልባችን መሆን አለበት። እያንዳንዷን ነገር ደግሞ ለምሳሌ የተለያዩ ተግባራትን ስናከናውን ወደ ሰዎች በደረስን ቁጥር እነዛን ሰዎች ቢጎዳቸውም ባይጎዳቸውም አያገባንም ማለት ነው። ስኳር ሲቀርብ ለብቻው ነው ይቅርታ ሲቀርብ ለብቻው ነው ማለት ነው። ስለዚህ ይቅርታ ማለት እንግዲህ ለሰዎች ሁሉ መድሃኒት ነው። ይቅርታን ትህትና ምልክት ነው ይቅርታ ማለት ሰላም ነው ይቅርታ ፈዋሽ ነው። ስለዚህ አንድ አንድን ሰው ይቅርታ ስንጠይቅ መጀመሪያ ለራሳችን ተጸጽተን መሆን አለበት ተጸጽተን ካልሆነ ያንን ሰው ይናደድብናል። ለምሳሌ ድንገት አሁን አንድ ሰው ድንገት ለካን እንበል እሱ ተናዶ ቢናገረን እኛ በይቅርታ ማብረድ እንችላለን። ስለዚህ ይቅርታ ሀይልን ታበርዳለች ማለት ነው።